ሽማግሌዎች ጋር እንዴት ታወራለህ አለ ይላል እንግዲህ ሽማግሌ ጋር ስታወራ። እንደሚታወቀው ክብርን ጠብቀህ የነሱን ክብር ጠብቀህ እነሱን በማከብር ከመናገር ይልቅ እነሱን በመስማት ላይ የተመሰረተ ነው። እንግዲህ ሽማግሌዎች ጋር እንዴት ታከብራቸዋለህ ሚለው? አንደኛ መንገድ ላይ ሲሄዱ ቀድሞ ባለ መራመድ ለነሱ ቅድሚያ በመስጠት አንድ ክብር እሰጣለሁ። ሁለተኛ መንገድ ላይ ሳገኛቸው ዝቅ ብዬ ሰላም እላለሁ ይሄም ሌላኛው ክብር መስጠት ስለሆነ ማለት ነው። ሌላኛው እና ሶስተኛው ሽማግሌ ሲመርቅ መቆም። አንደኛው መንገድ ነው ማለት ምክንያቱም ለሱ ያለ ለሳቸው ያለ ክብር መግለጥ ስለሆነ ማለት ነው። ሶስተኛው እና አራተኛው ሽማግሌ ሲናገር መስማት። ስናገር ሚናገር ከሆነ ቅድሚያ መስጠት። ሽማግሌ ትልቅ የመጀመሪያውን ቦታ መስጠት ወንበር ለምሳሌ መቀመጥ ካለብህ ተቀምጠክም ነው ለነሱ ለምሳሌ በመቼና ስትንቀሳቀስ ሊሆን ይችላል። ህዝብ መቼና መሸሽ ስትገባ ለነሱ ቅርብ መስጠት እነዚህና እነዚህ የሚመሳሰሉ ነገሮች ሽማግሌዎችና ማክበር ይቻላል። እና ስለዚህ ስማ ግልፍ እንዴት ታከብራለች ለተባለው ጥያቄ? አሁን ባለው መልክ ነው አሁን የማከብረው ለማለት ነው አመሰግናለሁ

የመንገድ ስም ታውቃለህ ይላል? የምን አይነት መንገድ ስም? ከተማው ከነገርከኝ የመንገድ ስም አውቃለሁ ለምሳሌ ደብረ ማርቆስ ከተማ ውስጥ የተለያዩ አካባቢዎች የወጡ የመንገድ ስሞች አሉ ለምሳሌ አብማ መንገድ የሚባል አለ። እንዲሁም ደግሞ አምስት ኪሎ የሚባል መንገድ አለ ፖሊየን መንገድ የሚባል መንገድ አለ እዛ መንገዱን ኮሌጅ መንገድ የሚባል አለ። እንዲሁም ደግሞ ገጠር መንገድ እና መንቋረር የሚባሉ መንገዶች አሉ ከዚህ በተጨማሪ ደግሞ የኪዳኑ ምህረት እና ማረሚያ የሚባሉ የመንገድ ስሞች አሉ ማለት ነው። ስለዚህ ከእኔ ከተማ አንፃር ያሉ የመንገድ ስሞች እነዚህ ናቸው። ለምሳሌ አዲስ አበባ ወጥተን ደግሞ ቦሌ መንገድ አለ። ፒያሳ መንገድ አለ። እንደውም ደግሞ ለገሃራ አራት ኪሎ የሚባል የመንግስት ስሞች እንዳሉ አውቃለሁ። ስለዚህ አንተ ቦታውን እስካልጠቀስክልኝ ድረስ የመንገድ ስም ታውቃለህ?

በባዶ እግር መራመድ ታውቃለህ ይላል እንዴ? በባዶ እግር እራመዳለሁ እንጂ ለምንድነው ማልራመደው በጣም ነው የምራመደው። ረሻን ቀጥ ብዬ ነው የምራመደው እራመዳለሁ የሚለውን እንድትይዙልኝ እፈልጋለሁ። ባዶ እግር ስራመድ ነገር ግን ጥንቃቄ የሚፈልግ ነገር አለ ምክንያቱም በጫማ ታፍኖ የኖረ እግር ስለሆነ በባዶ እግር ስትራመድ እሾህ ቢወገው ጠጠር ቢወገው ሊደማብህ ስለሚችል በባዶ እግር ከመራመድህ በፊት የምትራመድበትን መሬት። ከባእድ ነገር ሩቅ መሆኑን መጽዳት ማረጋገጥ ያስፈልጋል ማለት ነው። ስለዚህ ባዶ እግር ተራምደህ ታውቃለህ? ሲሆን አውቃለሁ ነገር ግን በባዶ እግር ለመራመድ ግን ቅድሚያ መሰጠት ያለባቸው ነገሮች እንዳሉ ይሰማኛል። ለምሳሌ አካባቢ ንጹህ መሆኑን እሾህ አለመኖሩን ጠጠር አለመኖሩን ሚዋጋ ነገር አለመኖሩን። ማረጋገጥ ያስፈልጋል እንዲሁም በባዶ እግር ለመሄድ የተወሰኑ ነጠላ የሚመስሉ ነገሮችን መጠቀም ይችላል የተገለበጠው ነጠላ ጫማ እንደማለት ነው። ስለዚህ በባዶ እግርህ ትሄዳለህ ወይም ሄደህ ታውቃለህ? ለተባለው አዎ ለብዙ ጊዜ በሚል እንዲያዝልኝ እፈልጋለው

እሺ በአከባቢ ድልድይ አለ ይላል አለ አው የድልድዩ ስም ጀ ይባላል የ ጅ ማለት በጣም ትልቅ የሆነ ወንዝን የሚያሻግር ወንዝ ነው። ሁለተኛ ደግሞ የ ያለው ድልድይ ወሰታ ድልድይ ይባላል የወሰታ ድልድይ ማለት በ ዩኒቨርሲቲውና እና በከተማ መካከል ያለውን የሸጥ ወይም የውሃማ አካል የሚከላከል ወይም የሚያስተላልፍ ነው። ሌላኛው በአካባቢያችን ያለው ድልድይ ስሙ ስሙ ማን ይባላል መሰለህ? ለማስታወስ ያህል ጂያ ብዬሃለሁ ወሰታ ድልድይ ብዬሃለሁ። ስለዚህ ሶስተኛው ድልድይ ስሙ ጠፋብኝ ለማስታወስ እየሞከርኩ ነው። አለ ለመኖሩ ግን ስሙ ሊመጣልኝ አልቻለም። ጎላ ጎላ ይባላል ጎላ ድልድይ ይባላል። ስለዚህ ጎላ ድልድይ በአካባቢው ከሚገኙ ድልድይ መካከል አንዱ እሱ ነው ማለት ነው